አዎ የማስተዳድረው በጀት አለ። ያው በጀት ሲባል ያን ያህል ትልቅ የሆነ በትልቅ ደረጃ የሆነ ባይሆንም ነገር ግን ደግሞ እኔና አምስት ጓደኞቼ አንድ ላይ ሆነን የምንሰራው የተወሰነ ቢዝነስ አለ። እናም በዛ ቢዝነስ ላይ እኔ የማኔጅመንት ቲሙን ወይም አስተዳደራዊ ጉዳዮች ላይ ትኩረት አድርጌ የምሰራ ስለሆነ የምናሰራድረው ቢዝነስ አለ። ይህን ቢዝነስ እንግዲህ በጀቱን እንዳስተዳድር በዚህ ምክኒያት ይገፋፋኛል ማለት ነው። ይህ በጀት ያው እንደሚባለው በትልቅ ደረጃ የሚነሳ ባይሆንም ነገር ግን ደግሞ የስራ ፈጠራ ስለሆነ አሁን ላይ በጥቃቅንና አነስተኛ ደረጃ የተወሰነ ሆነን ተደራጅተን ስለምንሰራ ትልቅ ባይሆንም ነገር ግን የተወሰነ ደረጃ የማስተዳደሩን ስራ እኔ ነኝ የምሰራው ማለት ነው። ይህን በጀት እንግዲህ እያንዳንዱ ነገር ከመቆጣጠር አንስቶ ከአካዉንታንቶች ጋር በመሆን በርከት ያሉ ገንዘቦችን በአቅማችን ከምንሰራቸው ትርፎችን ኪሳራዎችን ለእቃዎች የሚወጣውን ነገር እያንዳንዱን ነገር አስልተን በጀቱ ትርፋችንን ጨምሮ ምን አገኘን የሚለውን ነገር አስልተን እናስቀምጣለን ማለት ነው ስለዚህ እኔ የምሰራው ማኔጅመንት ላይ ስለሆነ በዚህ ምክንያት የማስተዳድረው ከጓደኞቼ ጋር ሆነን አብረን የምሰራው ቢዝነስ አለ ማለት ነው።

እጅግ በጣም ከምወዳቸውና ከሚያዝናኑኝ ምሽቴንም ብሩህ ከሚያደርጉት ነገሮች መካከል ዋነኛውና ትልቁ ጨረቃ ናት የጨረቃን ብርሃን ማየት መመልከት እጅግ በጣም ከምወዳቸው ነገሮች መካከል አንዱ ነው። ልምድ ሁኖ አሁን አሁን ላይ ሁል ጊዜም ቢሆን ማታ ከአንድ ሰዓት ጀምሮ ቢያንስ ለሰላሳ ደቂቃ በየጊዜው ጨረቃን ማየት እጅግ በጣም ያስደስተኛል። ይህም የሚሆንበት ምክንያት ምንድነው? ጨረቃ እጅግ በጣም ውብ ናት እጅግ በጣም ሳቢ ናት። ብርሃኗ እጅግ ይማርካል። አእምሮን ብሩህ ያደርጋል ደስተኛ ያደርጋል። ያ ማለት ጨረቃን በምንመለከትበት ጊዜ ምሽታችንን ደማቅና ደስተኛ እንዲሆን ያደርጋል። ያው ይሄ የኔ ልምድ ነው። ሆኖም ግን ደግሞ ጨረቃን መመልከት አብረዋት ያሉ ከዋክብትን መመልከት ምሽትን ብሩህ ደስተኛ ያደርጋል። እንደውም የማረሳቸው የተለያዩ አይነት ሁነቶች ነበሩ። የጨረቃ ግርዶሽ ሲከሰት እንደዚህ አይነት ሁነቶች የማያመልጡኝና ሁል ጊዜ የምከታተላቸው ነገሮች ናቸው። ጨረቃ ሙሉ ስትሆን እንዲሁ ደግሞ አስተማሪዬ ከዚህ በፊት እንዳለኝ ከሆነ ጨረቃን በእድሜን በጨረቃ መቁጠር እጅግ በጣም ደስ የሚልና ሳይንሱንም ለማወቅ የሚረዳ ነገር ነው። አጋጣሚ እኔ ወደፊት መሆን የምፈልገው ህልሜም ከዚህ ከአስትሮኖሚ ጋር የተያያዘ ነገር ስለሆነ የህዋ ምርምርን እጅግ በጣም ስለምወድ ለ ጨረቃ ለ ከዋክብት እንዲሁ ለ ፀሀይ ልዩ የሆነ ቦታ አለኝ። ከዛ ጋር ተያይዞ አንግዲህ ጨረቃን ማየት አጅግ በጣም የምወደውና የሚያስደስተኝ እንደዚሁም ደግሞ ለሌሎች ሰዎችም የማጋራውና ሌሎች ሰዎችም ቢያደርጉት ብዬ የምመክረው ነገር ነው። ምክንያቱም ያ አእምሮን ብሩህ በማድረግ ደስተኝነትን በመፍጠር ልዩ የሆነ ትውስታንም እንደዚሁ ለማካበት እና ለማስቀመጥ የሚረዳ ነገር ነው። ጨረቃን መመልከት እጅግ ከሚያስደስቱ እጅግ ከሚያዝናኑ ብሩህ ምሽትን ደስተኛና ቆንጆ ከሚያደርጉ ነገሮች መካከል ዋናኛውና ትልቁ ነው ብዬ መናገር እችላለሁ ማለት ነው። ስለዚህ ጨረቃን ማየት አጅግ በጣም እወዳለሁ።

እንደ አጋጣሚ ሆኖ እጅግ በጣም ድምፃዊ ነኝ። ቆንጆ ቆንጆ የሆነ ድምጽ አለኝና በዛም ምክንያት መዘመር አዘውትሬ ከማደርጋቸው ነገሮች መካከል አንዱ ነው። እዘምራለሁ አምላኬንም አመሰግናለሁ። ያንንም በማድረጌ ደግሞ ልዩ የሆነ የመንፈስ እርካታን ይሰጠኛል ማለት ነው። እናም ድምፃዊ ከመሆኔ ጋር ተያይዞ በርካታ መዝሙሮችን መዘመር እጅግ በጣም ያስደስተኛል

ያው አሁን ላይ የሚታወቀው በርካታ የዜና ምንጮች አሉ። እናም ስለ አንድ ነገር ለማወቅ በተለይ ደግሞ አሁን ላይ እጅግ እየሰፋና በብዙዎች ዘንድ ተደራሽነትን የዜና አማራጭን እየሰጠ እያገለገለ የሚገኘው ያው እንደሚታወቀው ሶሻል ሚዲያ ነው። እና በሶሻል ሚዲያ ላይ በተለይ ደግሞ በዩቲዩብ አጅግ አዘውትሬ የምጠቀመው ስለሆነ በሱ የተለያዩ አይነት መረጃዎችን አገኛለሁ ማለት ነው። ሌላው የመረጃ አማራጭ አድርጌ የምወስደው ደግሞ ያው ጓደኞች ናቸው ጓደኞች በተለያየ መንገድ የተለያየ ነገር ሲሰሙ። የማጋራት ሼር የማድረግ እንዲሁ ደግሞ የመካፈል ነገሩ ስላለ በዛ ምክንያት አንድ ስለዛ ነገር ዜናን ለማወቅ ለመስማት እጅግ አድርገን እንጠቀመዋለን ማለት ነው። እንዲሁ ደግሞ ግን አብዛኛውን ቦታ የሚይዘው ሰርች በማድረግ በመፈለግ ከጉግል ላይ እንዲሁ ደግሞ በተለየ መንገድ ዩቲዩብ እንዲሁም ደግሞ ሌሎችን ፕላትፎርሞች ወይም ሶሻል ሚዲያ አማራጮችን በመጠቀም አንድ ሰው ስለሚፈልገው ነገር ዜና ማግኘት ይችላል። እና እኔም ዜናም ከዛ ላይ አግኝቻለሁ ማለት ነው

እንግዲህ አሁን ከዚ ቀጥሎ የምናገረው ምሳሌ አንድ ትልቅ አባት ሽማግሌ ሰው ለአንድ ህፃን ልጅ መጥፎ ልማዶን እንዲተው የነገሩት ምሳሌ ነው ምሳሌው ምንድነው ከለታት በአንድ ቀን አንድ ልጅ እጅግ በጣም ወላጁን ወላጅ እናቱን ያስቸግራታል። ያጠፋ ነበረ። የተለያዩ ጥፋቶችን እናም ይቺ እናት እጅግ በጣም ግራ ሲገባት ያንን ልጅ ትወስድና በሰፈሩ እጅግ ለተከበሩ ለአንድ ትልቅ ሰው እባኮትን አባቴ ምከሩልኝ ይሄ ልጅ እያጠፋ ብዙ ጊዜ አስቸግሮኛል ትላቸዋለች እኚህም አዛውንት ትልቅ አባት ታዲያ ይህን ልጅ ወደ አንድ የአትክልት ቦታ ይወስዱታል። ወደዚያም የአትክልት ስፍራ ከወሰዱት በኋላ በልጄ እንግዲህ አሁንም ማዘህን ነገር በትክክል ታደርጋለህ ይሉታል ያም ልጅ እሺ ብሎ ይቀበላል ማለት ነው እናም ከሩቅ አንዲት ትንሽዬ ተክል ዛፍ አሳዩትና በል ሂድና ያቺን ትንሿን ችግኝ ትንሽዬ ዛፍ ቆርጠህ ይዘህልኝ ና ይሉታል ከዛ ይሄድና ንቅል አድርጎ ይዘው ይመጣና ይኸው አባቴ ነቀልኩ አላቸው ጎበዝ በርታ ጎበዝ የኔ ልጅ አሉና በል ደግሞ አሁንም ደግመ ህድና ያንን ትልቁን እዛጋ ግንዱን ንቀለዉና ይዘህልኝ ና ይሉታል። እሺ አባቴ ብሎ እየሮጠ ሄደና ግንዱን ሊነቅል ህፃን ልጅ ነውና ቢታገል ቢታገል ቢታገል እምቢ ይለዋል። ተጨነቀ ምን ላድርግ ብሎ እጅግ አሰበ አሁንም ቢሞክር አሁንም ቢሞክር ምንም ሊሳካለት አልቻለም ኋላ ተመለሰና አባቴ እርሷ ያሉኝን ነገር ማድረግ አልቻልኩም ምክንያቱም ግንዱ ትልቅ ነው ይላቸዋል። እኚህም ሰው ታዲያ ምን አሉት አየህ ልጄ እንግዲህ አንተም ቤተሰቦቼን ማስቸገር የለብህም መጥፎ ልማዶችን ገና በትንሽነታቸው ልክ እንደዛ እንደ ትንሿ ችግኝ ንቅለህ ልትጥላቸው ያስፈልጋል። ትልቅ ከሆነ በኋላ ግንድ ከሆነ በኋላ ያንን መጥፎ ልማድ ልተውህ ልንቀልህ ብትለው እሺ አይልህም ስለዚህ ገና በጊዜ ያ ልምድ ሳይጠነክርብህ ቤተሰቦቼ የሚሉህን ነገር የምትሰማ የምትታዘዝ ትሁት ልጅ መሆን ይገባሃል መጥፎ ልማዶችህን ሁሉ በጥሩ ልማዶች ልትተካቸው ያስፈልጋል ምክንያቱም እነዚ መጥፎ ልማዶች ዉለው ካደሩ በኋላ ከቆዩ በኋላ አመታት እንዲሁ ደግሞ ዘመናት ካለፉ በኋላ አንተም ስታድግ ያንን መጥፎ ልማድህን ለመተው እጅግ አስቸጋሪ ይሆንብሃል በል ልጄ ቤተሰቦቼን አታስቸግር መጥፎ ልማዶቼን ሁሉ በጥሩ ልማድ ታካቸው ብለው ይመክሩታል ማለት ነው።